ስለ ቅርብ ጓደኛህ ንገረኝ? የሚል ጥያቄ የተጠየቁትኝ ጓደኛዬ እኔ ብዙ ሰው የለም። በጣም ትንሽ ሰው ነው የቅርብ ጓደኛዬ። የቅርብ ጓደኛዬ የቢሮ ጓደኛዬ ስታፍ አንድ ስታፍ የምንሰራ። ጓደኛ ነው ያለኝ ስሙ ምክሩ ሙሉዬ ይባላል። እና አንድ ላይ ነው የምንሰራው ይሄን ልጅ ጓደኛ ያደረኩትኝ ለምንድነው እኔ በተፈጥሮዬ ነጻነት እፈልጋለሁኝ። በሰው ላይ የመጀመሪያው ስቀርብ ከሰው አምስት ሳንቲም ፈልጌ አልቀርብም። እንደውም ራሴ ምናልባት ላግዝ እችላለሁ። እና አብዛኛው ሰው ይሄን ባህሪዬን ስለሚያውቅ ጥቅም ይፈልጋሉ። እኔ ጋር መጫን ከመላክ ጋርም ሊሆን ይችላል ገንዘብም ባይኖር። ሌላም ሌላም ያው የሚያስቸግር ባህሪ ሊኖራቸው ይችላል። እና እኔ የዋህ ሆኜ ስለምቀርብላቸው የዋህ ስለመሆን ሞኝ አይነት ነገር አድርገው ነው የሚስሉኝ። እና በዛ ምክንያት ከብዙ ሰዎች ጋራ የመግባባት እድል የለኝም። የሚረዱኝ ሰዎች ጋር ግን በጣም በጣም እግባባለሁ። ከእኔ ጋር ተመሳሳይ ከሆኑ ጋራ ነው የምግባባው ማለት ነው። ለምሳሌ አሁን ያልኩት ልጅ ምክሩ የሚለውን ይሰማኛል ጓደኛዬ ነው በጣም ይረዳኛል። ሰዎቹ በሰው ላይ የሚያደርጉት ጫና ልክ ተመሳሳይ አንዳንዴ ሚስጥር በምናወራበት ጊዜ በጣም በጣም ይመቸኛል። ነገር የምነግረው እንደ እኔ የሚያስብልኝ ጥሩ ጓደኛዬ ነውና። ጓደኛዬ ባይኖር እኔ ትንሽ ይደብረኛል ድብርት ነገር ሊገጥመኝ ይችላል። ነገር ግን ብቻዬንም መቆም የምችል ሰው ነኝ። አብዛኛውን ጊዜ ብቻዬን መንቀሳቀስ ትችላለህ ችግር የለብኝም። እንደ ሰዎቹ ካፌ ለመሄድ ወይም የሆነ ቦታ ለመሄድ ብቻቸውን የማይንቀሳቀስ ሰዎች አይደሉም እንደነዛ አይነት ሰዎች አይደሉም። ነገር ግን አንዳንዴ ስፈልግ እንኳን የሆነ ሀሳቤን የምነግረው ሰዎች እኮ እንደዚህ አደረጉ ብዬ ጥፋት ሲሰሩ አስተያየት እንዲሰጠኝ የምጠይቀው ጓደኛዬ። ይሄ ጓደኛዬ ነው። ሌላም ጓደኛ ነበረኝ አሁን ሌላ ቦታ ስለሄደ ትንሽ ስልጣን አካባቢ በ ያዘና ትንሽ ራቅ ራቅ አደረገኝ ከዛ ለቀኩት እንጂ ለብዙ አመት ቢያንስ ለስድስት አመት። አብረን የቆጥየን ጓደኛዬ ነበረ ከዛ የስራ ቦታ ቀይሮ ሌላ ቦታ ገባና በዛ ምክንያት አሁን ያለኝ ጓደኛ በዋናነት ያለኝ ጓደኛ ይሄ ነው ማለት ነው። ሌሎችን ጓደኞች አሉኝ ሁለት ጓደኞች አሉኝ በተለይ እነዚህ ጓደኞቼ። የመቀራረባቸው ከዛ ልጅ በበለጠ ነው ማለት የሚቀራረባቸው ማለት በየቀኑ የማገኛቸው ማለት ነው። ለምንድነው በየቀኑ ማገኛቸው? ምግብ አብረን ነው የምንበላው የምንቀሳቀሰው በተለይ ምሳ ሰዓት አንድ ላይ ስለሆነ በየጊዜው አገኛቸዋለሁ የምሳ ጓደኞቼ ናቸው። ነገር ግን የውስጤን እንደዛ እንደመጀመሪያው ልጅ በትክክል የምገልጽላቸው አይነት ሰዎች አይደሉም። ምክንያቱም ከጥቅማ ጥቅም ጋራ የሚያያዙ ያልሆነ ያልሆነ ነገር በጣም የተሻለ የሚባል ሰው ስላልሆኑ። እንደዚህ አይነት ነገር ነገር ግን ከሁሉም ጓደኞቼ ጋራ በሰላም ነው የምንኖረው። እኔ ለእነሱ ብዙ ነገር አደርጋለሁ እነሱም ለእኔ ብዙ ብዙ ነገር ያደርጉልኛል። እኔ በተፈጥሮዬ ሰውን መጉዳት ጓደኛም መጉዳት በመጥፎ ነገር የማየት እድል የለኝም ፍላጎቱ የለኝም። ሰዎች ራሱ መጥፎ ነገር በጓደኛ በሚያደርጉበት ጊዜ በጣም የሚገርመኝ የሚገርመኝ ነገር ነው። እና ስለዚህ ጓደኛዬ ይሄን ይመስላል ማለት ነው። ስለ የሴት ጓደኛ እኔ የሴት ጓደኛ ከያዝኩኝ አንድ አመት ሆኖኛል። ከዛ በፊት ግን ምንም አይነት ጓደኛ አልነበረኝም። የቅርብ ጓደኛ የምትባል አይደለችም አሁን ራቅ ያለ ቦታ ነው ያለችው። ስለዚህ ከአንድ አመት በኋላ ለትዳር ተነጋግረናል ለጋብቻ ተነጋግረናል። ስለዚህ የሴት ጓደኛዬ የቅርብ ጓደኛዬ አይደለችም ራቅ ያለች ነች ግን ያው ጓደኛዬ ነች ማለት ነው።

ትርፍ ጊዜ ማሳለፊያዎችህ ምንድን ናቸው ለሚለው ጥያቄ በጣም ብዙ ነገሮች አሉ እንደ ጊዜ ስፋት የሚወሰኑ ማለት ነው። አንዳንዴ በተለይ ክረምት ላይ ትርፍ ጊዜ ካለኝ ክረምት ላይ ስራ አንሰራም እና ትርፍ ጊዜዬን የምጠቀመው ለምንድነው? በኦንላይን የሚሰጡ ትምህርቶች አሉ ኮርሶች ማለት ነው። እነዛን ትምህርቶች እከታተላለሁ። ሁለተኛው የሚነበቡ ነገሮችን አነባለሁ ምክንያቱም እኔ አካዳሚሻን ስለሆንኩኝ ከትምህርት ጋር የተያያዝኩኝ ስለሆንኩኝ። የሚነበቡ የአካየሚክ መጽሐፍቶችን አነባለሁ። ሌላም ሌላም ፊክሽኖችን ወይም ደግሞ ልብ ወለዶችንም አነባለሁ። በትርፍ ሰዓቴ አነባለሁ ሌላው ደግሞ። በየቀኑ ከሆነ የቀን ትርፍ ሰአቴን ደግሞ የምጠቀመው አብዛኛውን ጊዜ ከአሥራ አንድ ከኩል በኋላ። ያለች ትርፍ ሰአቴን እንዴት ነው የምጠቀመው? ከሰርቪስ አስራ አንድ ከአርባ ከመኪና ከሰርቪሳችን ካወረድኩ በኋላ ጓደኞቼ አሉኝ። ጌም ዞን አላቸው እና ካራምቦላ ወይ ፑል እጫወታለሁ እዛ ትንሽ ራሴን አዝናንቼ። ለጥቂት ለሰላሳ ለሰላሳ ደቂቃ ለአርባ ደቂቃ ከቆየ በኋላ። ወደ ቤቴ እመለሳለሁ። ቤቴም እስክተኛ ድረስ የማደርጋቸው ነገሮች ምንድን ናቸው? አነባለሁ ንባብ አነባለሁ። ሌላ ደግሞ አልፎ አልፎ የኦንላይን ስራዎችን ሳገዝ ደግሞ በትርፍ ሰዓቴ እሰራለሁኝ። ለምሳሌ እንደተናገርኩትኝ የተለያዩ የኦንላይን ስራዎችን ሰርቼ አውቃለሁ። እኔ የአማዞን አፊሌት ማርኬቲንግ እዛ ተመዝግቤትንሽ ስራ ሰርቻለሁ ውጤታማ ባልሆንም። ኦንላይን ስራዎች ሌላ ዩኤችኤርኤስ ወይም ደግሞ ክሊክ ወርከር የሚባለው ቶሎ ካላይ ሰርቻለሁ። አፕን ላይ ትንሽ ሙከራዎችን አድርጌያለሁኝ። ሌላ የ እነዚህ ኤርድሮፖች ጋርም እነ ዶግ ምናምን የሚባለው ስራ ላይ ተሳትፌያለሁ። በትርፍ ሰዓቴ የምሰራቸው ስራዎች እዚህ ናቸው። ሌላው በትርፍ ሰዓቴ ደግሞ እንደ ሌሎች የምሰራቸው ስራዎች ፕሮጀክቶች ናቸው። ፕሮጀክት እሰራለሁኝ ለምሳሌ እስካሁን የሰራኋቸው በደብረ ማርቆስ ዩኒቨርሲቲ እንደተቀጠርኩ ከተቀጠርኩ ጀምሮ ወደ አራት የሚሆኑ ፕሮጀክቶችን ሰርቻለሁ። አንደኛው ለማህበረሰብ አገልግሎት ነው ሁለተኛው ደግሞ ብለህ ዩኒቨርሲቲው በፕሮጀክት ማለት ነው። ለማህበረሰብ አገልግሎት እየሰራሁላቸው ያለኋቸው ስራም አሁንም በስራ ላይ ያለሁትኝ። ዊልቸር ተንቀሳቃሽ ዊልቸር ለአቅመ ደካማዎች ወይም ደግሞ ለአካል ጉዳተኞች ችግራቸው ለተጎዳ ሰዎች ዊልቸር እንሰራለን እሰራለሁኝ። ከዚህ በፊት ደግሞ ሼዶቹን ሰርቼ ነበር። የሊስትሮ ወይም ደግሞ የ ሊስትሮሼድ የሚባለው ጫማ የሚያጸዱ ሰዎችን ቤት ለመስራት ሞክረናል ለማህበረሰብ አገልግሎት። ሌላ ደግሞ የቨርቲካል አግሪካልቸር የሚባለው በ ከ ለከተማ ልማት የሚያገለግል የግብርና የእጽዋትን ለምግብ የሚሆኑ እፅዋቶችን በጠባብ ቦታ ተክሎ የማብቀያ የሚሆን ሲስተም ያለ ሰው ውሃ የሚያጠጣ ሲስተም ለማህበረሰቡ ሰርተናል። በ በዩኒቨርሲቲው አማካኝነት ሌላ ደግሞ አሁን እየሰራን ያለነው የብሎኬት ማምረቻ ማሽን እየሰራን ነው። እና ትርፍ ሰዓት የምጠቀመው አብዛኛውን ጊዜ ፕሮጀክት ከመስራት ጋር ነው። ሌላ የመጨረሻ ትርፍ ሰአቴን የምትጠቀመው ሪሰርች እሰራለሁ። ለፐብሊኬሽን ወይም ደግሞ ለህትመት የሚበቁ የተለያዩ ሪሰርቶች ሪሰርቾችን ከጓደኞቼ ጋራ ሆኜ ከባልደረቦቼ ጋራ ሆኜ ሪሰርቾችን እሰራለሁ ማለት ነው ስለዚህ። ትርፍ ሰአቴን አብዛኛው ጊዜ የማጠፋው እዚህ ላይ ነው። አልፎ አልፎ ምናልባት በተለይ ቅዳሜ ቅዳሜ ከሰአት ምን ላደርግ እችላለሁ። የእግር ኳስ ጨዋታ በ የፕሪሚየር ሊግ ጨዋታዎችን በተለይ የቼልሲ ደጋፊ ነኝ እና የእግር ኳስ ጨዋታዎችን እመለከታለሁኝ። በትርፍ ሰዓቴ። እሁድ ደግሞ ከጓደኞቼ ጋራ ቀኑን ሙሉ እየተዝናናሁ አሳልፋለሁ ቤተክርስቲያን እሄዳለሁ እንደዚህ አይነት ነገር ላይ ነው። የማውለው